የእንቅልፍ ልምዴ ጥሩ አይደለም ብዙውን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ ግን እኔ ስድስት ያህል እተኛለሁ በቂ አይደለም ስልኬን ባጣም በፊት ማስቀመጥ አለብኝ ይህን እንቅልፍ ጤንነት አስፈላጊ ነው ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቅጦች የተለያዩ ናቸው አንዳንዱን እሞክራለሁ ምቹ መሆን አለባቸው አንዳንዶች በጣም ጥበበኛ ናቸው። ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ እችል ቆዳ ጫማ ጥሩ ጥራት አለው ግን ዋጋው ውድ ነው ስፖርት ጫማ ምቹ ነው በመጨረሻ አንዱን መረጥኩ ጥቁርና ቀላል ቅጥ ደስ ብሎኛል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

ልብስ የማጥብበት ቀን ሁሌ ረቡዕ ነው ቆሻሻ ልብሶችን እሰበስባለሁ። በቀለም እለያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ እያሙኝ አለሁ። መሸኝ መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ፤ ፀሀይ ያደርቃቸዋል ሽታቸው ደስ የሚል ነው ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች ለበዳ ባለው ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንት ተግባር ነው ሁሌ ማድረግ አለበት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

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ ለዲሁ አልሄድኩም። ቤት ውስጥ በአልጋ እንቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሾርባ ላከችልኝ። ሞቅ ያለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል ማንበብም እንኳ አልችልም። ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው። ነገ እንደምሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው።

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ። እስ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮቹ ፈጣን ፈጣን ናቸው በቀጥታ በፊትህ ያዘጋጁታል ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ነው።

ጎረቤቶቻችን ጥሩዎች ናቸው። ከብዙ አመታት ጀምሮ እናቃቸዋለን። እርስ በእርሳችን እንረዳዳለን። ሽኮኮ እንለዋወጣለን። አንዳንድ ጊዜ አብረን ቡና እንጠጣለን። ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው። ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማሂበረሰብ ስሜት ይፈጥራል።

ለማስተዋጠት ተስፋ እያደረኩ ነው። ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ። አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ። ውሳኔው ቀርቧል። አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው። ግን በኔ ችሎታ አምናለሁ። የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምን ቢሆንም መሰራት እቀጥላለሁ።

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜዬን እየወሰደብኝ ነው። ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ እያየሁ። ይህ የአእምሮ ጤና ይጎዳል። መተግበሪያዎቹን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። አትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም።

መጽሐፍ ማንበብ የምወደው ተግባር ነው በየሳምንቱ አዳዲስ መጽሐፍት እፈልጋለሁ። ታሪኮች አለም ይከፍታሉ። ምናባዊ ቦታዎችን እጎበኛለሁ። አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያለቃሉ። ሌሎች ያስቃሉ ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አነባለሁ። ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦች ይረዳሉ። ማንበብ አይምሮን ያድጋል።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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ፤ ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ። ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ። የስክሪን ጊዜዬን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው፤ ግን ቁጥጥር ያስፈልጋል።

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡናው ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈለዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው።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

ድመት አለኝ ስሟ ሉሲ ናት። በጣም ውብና ተንኮለኛ ናት። በየቀኑ መመገብ አለብኝ። ውሃ ዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድዳዋለች። አንዳንድ ጊዜ በእግሬ ላይ ተኝታለች ሞቅታዋን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእርሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ።

የክርስቶስ አካል። ቅዳሴ የሚቀደስበት። ክርስትና የምንነሳበት። በተክርስቲያናዊ ስነምግባር። ሰባቱ ምስጢራተ ቤተክርስቲያን። የስርዓተ ቤተክርስቲያን፣። ነገረ ቤተክርስቲያን የቤተክርስቲያን ታሪክ።

ጠጣር የቀዘቀዘው ውሃ። ውሃ ሲቀዘቅዝ የሚፈጠር ከዜሮ ዲግሪ ሴንቲ ግሬድ በታች ያለ ውሃ። ጠጣር ነገር። የቀዝ ሚቀዘቅዝ ነገር

ከአምስት ቀጥሎ የሚገኝ ቁጥር ከሰባት በታች የሚገኝ ቁጥር። ሶስት ሲደመር ሶስት አምስት ሲደመር አንድ ስድስተኛ ስድስተኛ ክፍል።

አብሮ አደግ ዘመድ ከአንድ እናት የተወለደ ከአንድ አባት የተወለደ

ልማት የመስኖ ልማት ምርታማነት መጨመር የአፈር ለምነትን በመጨመር ምርታማነትን ማሳደግ ምርት

ከኋላ ያለ ኋለኛ ከወደኋላ የሚገኝ ዘግይቶ ያለ ቆይቶ የሚገኝ ቆይቶ የሚመጣ በቀጣይ ያለ

መጠንን መጠየቅ ዋጋ መጠየቅ ስንት ይሆናል ዋጋው ስንት ነው? ይህን ያህል ዋጋ ያዋጣል። ዋጋ መተመን። ዋጋ መጠየቅ

የስሜት ህዋሳት የሰውነት አንዱ ክፍል የስሜት ከአምስቱ የስሜት ህዋሳት መካከል አንዱ የሚሰማ መስሚያ ድምጽን የሚሰማ።

በግራ የሚጽፍ ግራኝ የቀኝ ተቃራኒ በአንድ በኩል ያለ አቅጣጫ መጠቆሚያ ወደ ግራ መታጠፍ

ቀለም የወይን ጠጅ ቀለም ወይን የሚመስል ቀለም ደስ የሚል ቀለም የሚያምር ቀለም።

የብቃት ማረጋገጫ የትምህርት ማስረጃ የምስክር ወረቀት የሚሰጥ የምስክርነት ማረጋገጫ ወረቀት

ጥያቄ መጠየቅ ምንድነው? ምን ይመስላል? መጠንን ለመጠየቅ ምን ያህላል እንላለን? ምሳያን ምሳሌን ለመጥቀስ ምን ይመስላል እንላለን። ምን ጥያቄ ነው። ጥያቄን መመለስ

የፕሮጀክት ጽህፈት ቤት የእቅድ ክፍል በፕሮጀክት መልኩ ማቀድ የህንፃ ግንባታ ፕሮጀክት የፕሮጀክት ስራ የግንባታ ፕሮጀክት

ቦታ መጠቆም ራቅ ያለ ቦታን ማሳየት ወደዚያ ነው ያለ እዚያ ይገኛል እዚያ ማለት ቦታ ነው።

የባንክ ወለድ ገንዘብ ሲቀመጥ የሚያስገኘው ጥቅም በባንክ ገንዘብን ስናስቀምጥ የሚወልደው? ገንዘብ

ገንዘብ ማስቀመጫ ካርድ፣። ገንዘብ የምንከፍልበት ካርድ፣። የገንዘብ ካርድ፣። ከባንክ ጋር የተገናኘ ካርድ፣።

የአክብሮት ጥያቄ ኧረ እባክህ እንዲህ አድርግልኝ ልመና መማፀን የተማፅኖ ቃል

ጥቅም የሚያገኝ ሰው ስም። ህክምና የሚፈልግ ሰው ስም። ጥቅም ፈልጎ የመጣ ሰውን ስሙን ለመጠየቅ የምንጠቀመው ፎርም።

የታች ተቃራኒ። ራስጌ፣ ከፍ ያለ፣ ከላይ የሚገኝ፣። ከፍ ብሎ የሚገኝ፣

በሰማይ ላይ የምትገኝ ብርሃን የምናገኝባት በአለም አንድ ፀሀይ አለች። አለምን በሙሉ የምታሞቅ ፀሀይ ናት። ቀን ቀን ፀሀይ ትወጣለች። ማታ ማታ ፀሀይ ትጠልቃለች። ፀሀይ ብርሃን ትሰጣለች። የፀሀይ ብርሃን

ወላጅ አባት የንስሃ አባት የነፍስ አባት የክርስትና አባት እግዚአብሔር አባት ነው። እግዚአብሔር አምላክ አባት ይባላል። አባታችን ሆይ ብለን ጸሎት እናደርጋለን።

ማሻሻል የዘመኑን ቴክኖሎጂ እንዲጠቀም ማድረግ በዘመኑ ቴክኖሎጂ መጠቀም ዘመናዊ ማድረግ ማዘመን።

የግራ ተቃራኒ ወደ ቀኝ መታጠፍ ቀኝ የሀይል ምልክት ነው። በቀኝ መጽሐፍ

የአማርኛ ቋንቋ ችሎታ የአማርኛ ቋንቋ ችሎታ ሲጠየቅ የሚመለስ ምላሽ። አማርኛ ቋንቋ የማይችሉ ሰዎች የሚመልሱት ምላሽ። አማርኛ ቋንቋ እችላለሁ። አማርኛ ቋንቋ መስማት እችላለሁ። አማርኛ ቋንቋ መናገር እችላለሁ።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

ፎቶ በካሜራ ይነሳል በስልክም ይነሳል የተለያዩ የፎቶ ስታይሎች ፎቶ ከመነሳት በፊት ፎቶ የምንነሳባቸውን ቦታዎች ማስተካከል ያስፈልጋል። የቦታ ምርጫ ካደረግን በኋላ እንቆማለን ወይም ደግሞ እንቀመጣለን እንደ አስፈላጊነቱ በምንፈልገው መልኩ በስታይል እንቀመጣለን ወይም እንቆማለን። ከዚያ በኋላ በፎቶው እናነሳለን። ፎቶ በምናነሳበት ጊዜ የፎቶ ካሜራው ጥራት ይወስነዋል። የፎቶ ጥራቱን የሚወስነው የፎቶ ካሜራው ብቻ ሳይሆን ያለው የአካባቢው ብርሃንም ጭምር ነው። ስለዚህ ፎቶ ከማንሳታችን በፊት ብርሃኑንም ማስተካከል ይገባል። ብርሃኑ ያልተጣጣመ ከሆነ በጣም የጨመረም ከሆነ። ፎቶ በትክክል አይወጣም። ብርሃን ያነሰው ከሆነ ደግሞ ፎቶ ጠቆር ብሎ ደብዘዝ ብሎ ይወጣል። ፎቶ በተለያየ ቦታ ማንሳት አስፈላጊነትህ አለው ማስታወሻም ነው። እኔ በተለያዩ ቦታዎች በምሄድበት ጊዜ በፎቶ ማንሳት እታወቃለሁ። ተራራዎችን ሳገኝ አንዳንድ አስገራሚ ክስተቶችን ስመለከት። እንደዚሁም ከዚህ በኋላ ላላገኘው እችላለሁ ብዬ የማስበው ቦታ ሲያጋጥመኝ። በዚያ ቦታ ላይ ፎቶ ማንሳት እወዳለሁ። አንዳንድ አትክልቶችን ዛፎችን ተራሮችን። የሆኑ ነገሮችን በሙሉ በፎቶ ማስቀረት ደስ ይላል። በተለይ ፏፏቴ ላይ ደግሞ ፎቶ ማንሳት በጣም ደስ ይላል።

ሰው በሚደክመው ጊዜ ወደ መኝታ ክፍል ይገባል። ብዙ ጊዜ ወደ አልጋ የምሄደው ከምሽቱ ሶስት ሰዓት በኋላ ነው። ሰው ሲደክመውም በመተኛት ድካሙን ማረፍ ይችላል። ከድካም ለመገላገል የድካም ስሜትንም ለማራቅ ወደ መኝታ ክፍል በመግባት መተኛት ያስፈልጋል። ብዙ ሀኪሞችም በመኝታ እረፍት ማድረግ እንደሚገባ ይመክራሉ። የተለያዩ የጤና ጥቅሞችም አሉት። አእምሮን ከማጨናነቅ ወጥቶ አእምሮ በመርሳት እረፍት እንዲያገኝ ይረዳዋል። የአእምሮ እረፍት የሚሰጥ ስለሆነ መኝታ በጣም ጥሩ ነው። በቀን ለስምንት ሰዓት ይህም ካልሆነ ደግሞ እስከ ስድስት ሰዓት ባለው ውስጥ መተኛት ይገባል። እኔ ብዙ ጊዜ የምተኛው ከምሽቱ ሶስት ሰዓት ነው። በምሽቱ ሶስት ሰዓት ተኝቼ እስከ ምሽቱ አስራ አንድ ሰዓት ባለው ውስጥ ጥሩ የሆነ እንቅልፍን በመተኛት እረፍት አደርጋለሁ። ከዚህ በኋላ ከአልጋዬ ላይ ተነስቼ ስራዬን ለመስራት የአእምሮ እረፍት ስላገኘሁ አልቸገርም። ብዙ ጊዜ ማታ አካባቢ በጣም ብዙ ሰዓት የማሳልፍ ከሆነ ግን ድካም እና የድካም ስሜቱ ከፍተኛ ስለሚሆን በጠዋት ተነስቼ ስራዬን እንደ ልቡ እንደ ልቤ ለመስራት አልችልም። ስለዚህ በሰአቱ ተኝቶ መነሳት መልካም ነው። በመኝታ ጊዜ የምንተኛበት ቦታ አልጋችን እንደዚሁም ደግሞ ፍራሻችን ምቹ መሆን አለበት። የምንተኛበትን ቦታ ልዩ የሆነ ሽታ የሌለበት ለእንቅልፍ ወይም እረፍትን ለማድረግ የሚቀሰቅሱ ድምጾች የሌሉበት በጣም ብርሃኑ ያልበዛበት ሆኖ በቀላሉ እረፍት ልናደርግበት የምንችልበት መኝታ ክፍል ሊኖረን ይገባል።